ስራ ጊዜ ገደብ አላስተካክልም ብዙ ጊዜ ስራዬን እንደጨረስኩ ነው የምገባው። እና የስራ ጊዜ ገደብ የተወሰነ ገደብ። የለኝም የስራ ሁኔታ ገደብን የምሰጠው አይደለም ያው ስራው ካለ። ቆይቼ እሰራለሁ ስራው ከሌለ ደግሞ ያው በጊዜ እገባለሁ። እንደ ስራው ሁኔታ እና እንደ አየር ሁኔታ ስለሆነ። የስራ ጊዜ ማስተካከለው የስራ ጊዜ ገደብ ማስተካከለው ነገር የለኝም

ገንፎ እበላለሁ ባገኘሁት አጋጣሚ ገንፎ እኔ በጣም የምወደው ምግብ ነው። ገንፎ በጣም ደስ ይለኛል ገንፎ መመገብ። በተለይ ገንፎ ደግሞ በቅቤ አድርጎ መመገቡ በጣም ያስደስተኛል። እና ገንፎ እመገባለሁ በተሰራ ጊዜ ባገኘሁት አጋጣሚ ገዝፎ ብመገብ ደስ ይለኛል። እና ገንፎ እመገባለሁ በማገኘው አጋጣሚ እና እወዳለሁ ማለት ነው። ስለዚህ ገፎ ትበላለህ? ለሚው ጥያቄዬ የኔ መልስ የሚሆነው አዎ ገፎ በጣም ስለምወድ ገፎ እበላለሁ ነው። መልሴ ማለት ነው።